እኔ ብዙ ጊዜ የምመርጠው ሻይ ነው። በአሁን ሰዓት ግን ብዙ ሰዎች የሚመርጡት ቡና ነው። እኔ እውነት ለመናገር ትክክለኛው ምርጫዬ ነው ብዬ የማስበው ሻይ ነው። ሻይ ዘርፈ ብዙ ጠቀሜታዎች አሉ። እንዲሁም ሲያንስም ሲበዛም በሽታም መድሃኒትም ሊሆን ይችላል። ስለዚህ እኔ እንደዚህ አይነት ነገሮችን እመርጣለሁ ብዬ የማላስብ ነበር ግን ለኔ ሻይል ነው የማቸኝ